አይስክሬም ትወዳለህ? መላስ ትወዳለህ አዎ አይስክሬም መላስ እወዳለሁ ምክንያቱም አይስክሬም ጥሩ ነው ጣፋጭ ነገር ስለሆነ እወዳለው በተለይ ልጅ ሆኜ በጣም እወድ ነበረ እና እንዴት ነው በአጣ ተደርጎ የሚሰጠን ነበር እና ከዛ ቦኋላ ጊዜው እየተቀየረ ሲመጣ ከነቃው መብለት ጀመርኩና አይስክሪም በጣም ለጤና ጠቃሚ ነው። ይጥማል ቆንጆ ነውና አስፈላጊ ነገር ከተገኘው አይስክሬምን መላስ እወዳለው መላስ ብቻ ሲሆን እንደተገኘው እንዳመጣጡ እበላለሁ እጠጣለሁ አይስክሬም ስብላ ነው ያደኩት ግን ይሄን በማድረጌ ይሄን ያህል ጉዳትም አላገኘሁም። ይሄን ያህል ጥቅምም አላገኘሁም። ያው ልጅ ሆነን አይስክሬም ስንልስ በጣም እንትን ሰውነታችን እንትን ይላል አክቹዋሊ ደስ ይለናል ምናምን ልጅ ስለሆነ ብርቅም ስለነበረ ውድ ነበረ አይስክሬም እውነቱን ለመናገር እኔ በነበርኩበት ዘመን ላይ አሁን ላይ ግን ያው ተለቅ ስላልኩ ያው ብዙም አይስክሬም ብዙም አይጨንቀኝም እንትን አይለኝም ሁሉም ነገር ጥሩ ነው እና ኢስክሬም በጣም አሪፍ ነው አስፈላጊ ነገር ከተገኘ መላስ ያስፈልጋል። መጠጣት ያስፈልጋል መብላት ያስፈልጋል ያው ስንልሰው ደግሞ ቀስ እያልን ስለሆነ ኤይስክሬም ነገር ይመቸኛል ለኔ። ብዙ ጊዜ እንደማሳልፍ አይስክሬም አላላስ ላይ ነው በምልስበት ጊዜ ያው ጤናማ ይሆናል አላስ የምይባላል ለምሳሌ አሁን ዝም ብሎ መግመጥ ማጣ አያስፈልግም አንድ ነው አይስክሬም አይስክሬም ያው ጥንቃቄ ያስፈልገዋል ተገኘ ተብሎ መላስ መዋጥ ምናምን ነገር ለጤና ብዙም ጠንቅ ሊሆን ይችላ። ስለዚህ ግን ያው እኔ አስፈላጊ ከሆነ አስፈላጊ ሆኖ በሚገኝበት ሰዓት ላይ እልሳለሁ መላስ ካለብኝ መላስ ከሌለብኝ ደግሞ የማልሰው መልሰው እንዳልኳችሁ ነው አንድም ጤና የሚጎዳ ስለሆነ ጤናዬን እንዳይጎዳው እልሳለሁው አልሰም ማለቴ ጤና ጎጂነት አለው እና ኢአይስክሬም ዝም ብሎ መለስ አያስፈልግም። ለጤናችን አስፈላጊ ነገር ከተገኘ አስፈልጊ እንዴት ነው ብቻ ክሬም ነገር ስለሆነ ጥሩ አይደለም አይስክሬም የምናገኘው በእንትኑ ላይ ብቻ አይደለም አይስክሬም ተብሎ ኬክ ላይ ይደረጋለው ኬኩ ይጋገራል አይደል? ከተጋገረ ቦኋላ በላዩ ላይ አይስክሬም ይቀባል እኛ ሀገር እና ያ እንደን ነገር በተለይ እኔ ያው አንድ ላይ ደባልቄ እበላዋለሁ ከኬኩ ጋር ግን ያው በጣም እንትን አስፈላጊ ከሆነ ብቻ ነው የምበላው። ግን እንዴት ነው ለጤኔ በጣም ይጎዳኛል ማለት ነው። አይስክሬም በጣም አሪፍ ነው ጠቃሚ ነው ለጤና ሁሉንም ነገር ማግኘት አለብን የምንችለው ስንበላ ስንጠጣ ነው ማለት ነው አይስክሪም። ያው አይስክሪምን እንጠቀም እላለሁ አመሰግናለሁ ስለ ሁሉም ነገር ግን ያው አንድ መጨመር የምፈልገው አይስክሬምን ስንል ስንል እንዳልኳችሁ እቃዎቹ ከነቃው የሚበላ አለና እና ያ እቃ ግን እንዴት ነው አይስክሬም አይመስልም ብዙ ሰው ሲያየው ከአይስክሬማችን ጤናውን መጠበቅ

ለበጎ አድራጎት ሰርተህ ታውቃለህ ለበጎ አድራጎት ሰርተህ ታውቃለህ? ይላል ርዕሱ ለበጎ አድራጎት። አዎ ሰርቼም ሳይሆን እንዴት ነው? መሳተፍ ነው ያው ማስተባበር ምናምን እንደሱ ሰርቼ አላውቅም። ግን ያው እሳተፋለሁ ወይም በጎ አድራጎት መርዳት የተቸገሩ መርዳትን ያስደስተኛል። እኔ ድሮ ስለዚህ መርዳት ያለብኝን እረዳለሁ በጎ አድራጎት የሚባለውን እንግዲህ መርዳት ነው እረዳለሁ እርዳታ ውስጥ እሳተፋለሁ። አሁን ለምሳሌ በመኪና እየተዞረ የሚጠይቁት እርዳታ አለ አሁን ለምሳሌ እና እኔ እንዳቅሜ እሰጣለሁ። እንዴት ነው አሁን በመኪና ውስጥ የሆነ አንድ ሰው ኩላሊቱ ከታመመ ኩላሊቱ ላይ አደጋ ከደረሰበት ከዛ ህመም ለማምለጥ ያው ግድ የኩላሊት ቀዶ ጥገና ያስፈልገዋል። ሁል ጊዜ ደሙ እየወጣ ይታጠባል እና ያ ደሙ በቀን ወደ አስር ሺህ ብር ነው። ከዛ በላ ያስፈልገዋል ወደ ሃያ ሺህም ሊሆን ይችላል። ገንዘቡ በቀን ማለት ነው። ያ በጣም አስቸጋሪ ነው። ያን መክፈል ስለማይችሉ ያው እንትን ይላሉ ለበጎ አድራጎት ይለምናሉ በሚለምንበት ሰዓት ያው እኔም ያቅሜን እረዳለሁ እርዳታ እሰጣለሁ። እሱ ላይ ብቻ ሲሆን። አንድ ሚቂ ዶንቅያን የሚባል አለና አረጋውያን ሽማግሌዎችን ምናምን ነው የሚረዳው ሰውየው። እና እዛ ውስጥ እሳተፋለው የሆነ እንትን በማህበር የሚል ያለኝ ይጠቅመዋል እና ማህበር ሚዲያው ላይ እመዘገብለታለሁ ማለት ነው። ያው ሰው በሚያየው ቁጥር ስለሚከፈለው ስለሚሰራው ስራ ቪዲዮዎችም ምናምን ስለሚለቅ ያው እዛ ላይ እሳተፋለሁ። እሱን ብቻ ሳይሆን ያው የተቸገሩ ሰዎች አሁን በሚለምኑኝ ሰዓት ያወርዳታም ያቅሜን እሰጣለሁ ገንዘብ መስጠት ካለብኝ እሰጣለሁ ያለይን ማለት ነው። ያው እስከ መቶም እስከ መቶ ሃምሳም እስከ አስር ብርም እስከ አምስት ብርም እሰጣለሁ። ያው ለበጎ አድራጎት በጎ ማድረግ ስላለብን ማለት ነው። ሁል ጊዜ የተቸገሩ ሰዎችን መርዳት በጣም አስፈላጊ ነው የሚሆኑት ዘመናችን። ለምን ያው እኛ ምን እንደሚገጥመን አናውቅም። ስለዚህ መረዳት ካለብን እንረዳለን መረዳት ከሌለብን አንረዳም። ይሄን በምናካሂድበት ጊዜ ግን ያው ሁሌ ራሳችንን መጉዳትም የለብንም። አሁን አንድ እኛ አካባቢ ስሙን መጥቀስ አልፈልግም። እኛ ነገር ላይ እንዲሁ በበጎ አድራጎት ነው የሚታወቀው። ልጁና ያው እሷ አሁን በጣም ታሟል ሰውየው ሰውየው ታማው። እንዴት ነው እሱ ራሱ እርዳታ ያስፈልገዋል? የገንዘብ ሳይሆን በቃ ጤንነቱን እንትን ብሏልና ስለዚህ አሁን እየበረታ ነው ይሄ ሰውዬ። የሚችለው ያደርጋል ማለት ነው። ታሙብናል ያው ግን ለበጎ አድራጎት ላይ የተሳተፈ ሰው ነው ይሄ ሰው። ያው እኔም አርያዬ እሱ ነው እውነቱን ለመናገር እንኳን የራሴን ልጅ ሆኜ ያው ህይወታችንን እየተስተካከለ የሚመጣ። ያው ተምረን ጥሩ ስራ ስንይዝ ምናምን ህይወታችን የሚቀየር መስሎን ነበረ ህይወታችን እየተቀየረ እያደግን ምናምን የምንመጣ ነበር የመሰለኝ። ግን በአጋጣሚ ሆኖ አሁን ላይ የሆነ ያለው ደግሞ ከዛ በተቀራኒ ስለሆነ። ያው ሰውን ነህ ለበጎ አድራጎት። ብዙም እንዴት ነው ድርጅቶችን መክፈት አለው አይደለ? አሁን ወላጅ አልባ ህፃናት። የወላጅ አልባ ህፃናት ማለት ወይ አባቱ ወይነቱ ወይ አሳዳጊ የሌለው ወይ የተጣሉ ልጆች ምናምን አይጠፉም። ያው በምን ምክንያት እንደሆነ ባይታወቅም። ህፃናት ብቻ እናት አባቴ የሌላቸው ልጆች ማሳደግ ማለት ነው እያሳደገ ነው ድርጅት መክፈት ነበረ። አላማዊ ወደፊት ማለት ነው። ልጅ እያለሁ ግን ያው ያሰብኩት ነገር አልተሳካም። እውነቱን ለመናገር። ድርጅት ያስፈልጋል በጎ ማድረግ ያስፈልጋል ለሰው ልጅ እና እዛ ላይ መሳተፍም ጥሩ እንትን አለው። እድል ያስፈልጋል። ያው እንዳልኳችሁ ነው እኔ ማህበር ውስጥ ባልገኝም መርዳት። ባለብኝ ሰዓት መርዳት የሚያስፈልገኝ እንደ ድሆች ከእኔ ያነሰ ህይወት ያላቸውን ሰዎች መርዳት ካለብኝ እረዳለሁ። በምረዳበትም ጊዜ ያው እና አቅሜ ነው እንጂ አልፍጨርጨርም። አውልሽ። ትልልቅ መኪና እንዳላችሁ ሰዎች ያው ብዙ አስር ሺህ እና ሃያ ሺህ ብር እየወጣሁ ረድቼ ባላውቅም የአቅሜን እንዳልኩት ረድቻለሁ። ያው ሌላ ደግሞ ገንዘብ ብቻ አይደለም። ለሰው ልጅ እርዳታ በጸሎትም ሰውን ምገዝ ያስፈልጋል። እና በጸሎትም ብርታ ያው እንተባበር ያለው ይስጥ ለሌለው ተረዳዱን እረዳዳ ህይወት አጭርነት አመሰግናለሁ

ከስራ ባልደረቦች ጋር ጥሩ ግንኙነት አለህ ይላል ጥያቄው? ከስራ ባልደረቦችህ ጋር ጥሩ ግንኙነት አለህ? አዎ አሉኝ ጓደኞች አሉኝ። ያው ጥሩ ደግሞ ጥሩ ግንኙነት አለኝ። ያው አንዳንድ ጊዜ ፍጹም አንሆንም አይደለ እናስመስላለን። ዞር እንልና እናማለን ያው ከዛ እንደዚህ አይነት ባህሪ ባይኖረኝም ግን አሉኝ የተመረጡ ጓደኞች አሉኝ። ያው አንድ ድርጅት ላይ እዛው ነው የምትተዋወቀው ሰው ትተዋወቃለህ ሰው አይደለ ሰው ለሰው መድሃኒቱ ነው። በዛውም ደግሞ መጥፊያው ነው መጥፎም ሊገጥምህ ይችላል ጥሩ ጥሩ ከሆነ። ልክ አንተን የሚመስል ሰው ከሆነ ያ ሰው ከዛ ጋር ያው አብሬ እሆናለሁ። እና ያፈራኋቸው ጓደኞች አሉኝ በስራ ከዛ ውስጥ አንድ ሁለት አሉ አንድ ሁለት ሶስቶች አሉና ጥሩ ናቸው። ጥሩ ሰዎች ይመቹኛል ሁል ጊዜ ሁል ጊዜም እወዳችኋለሁ ሁል ጊዜም አከብራቸዋለሁ። ጥሩ ሰዎችን አበረታታለሁና ለጥሩ ሰዎች ያለኝ አመለካከት አሪፍ ነው ጥሩ ነው። እና ያው ባልደረቦቻች ከባልደረቦች ጋር ግንኙነት ጥሩ መሆን አለበት። እንዴት ነው? አለ አይደለ ግንኙነት የሻከረ ከሆነ ስራውም ጥሩ ሆኖ ላይሰራ ይችላል። እና ግንኙነታችንን በተሻለ መጠን ማጠንከር አለብን። ቀን ሆነ ያው የምንሰራው። ለሰው ነው ያው ተቀጣሪ አይደለን ተቀጣሪ ከሆንክ ወይም የግልህንም አንድ ላይ በህብረት የምትሰራ ከሆነ የራስህን መስርተህ ግድያው መተማመን መፋቀርና መዋደድ ያስፈልጋል። ስራ ሲሰራ ጓደኝነት ደግሞ የመተማመን ውጤት ነው። እና ያው ያለመከዳ እንዳትከዳዳ መደራረግ ያስፈልገን ዝም ብለህ ለጊዜያዊ ጥቅም ብለህ የምትመሰርተው ጓደኝነት ዘላቂነት አይኖረውም ዘላቂ ሰላም አይሰጠንም። እና ሁል ጊዜ ከስራ ባልደረቦቻችን ጋር ጥሩ ግንኙነት እንዲኖረን የተቻለንን እናደርጋለን ማለት ነው። ዝምብሎ አይደለም የሚከናወነው ሁሉም ነገር በፍቅርና በሰላም መሆን አለበት። ከጓደኞቻችን ጋር ተዋደን ተፋቅረን ነው መገናኘት ያለብን አንድ ላይ ስንሰራ እንዳልኳችሁ ነው። ጥሩ የሚሆንልንም እንደዛ ሲሆኑ ግን አንዳንድ ጊዜ ያው ከባልደረቦች ጋር ግጭት ይፈጠር ይችላል። ያን ግጭት እንዴት ነው የምንፈታው ነው እሱንም እውቀትና ጥበብ ያስፈልገዋል። ያው እንዳልኩት የሰው ልጅ በባህሪው በትንሽ ነገር ሊሳሳት ይችላል። ምናልባት አሁን በገንዘብ ልትጣላ ትችላለህ። ያ ደግሞ ፀብ ይፈጥራል ያ መገዳደልን ሊያመጣብህ ይችላል። ከባልደረቦቹህ ጋር ገንዘብን እንድትልቅ እንትን ባናየው ሁሌ ስንሰራ ሰው እንዲቀድም ማስ ብናደርግ መጀመሪያ ብዬ አስባለሁ። ግንኙነታችን እንደዛ መሆን አለበት። ከጓደኞቻችን ጋር ስንፋቀር ስንዋደድ ስንግባባ ጥሩ ግንኙነት እናገኛለን። በተረፈ መገዳደል ምቀኝነትን ምናምን ነገር ማራቅ አለብን። ሁሌ ለስራችን ቀናኢ እንሁን መልካም እንሁን እና ተንኮለኞች አንሁን። ለባልደረቦቻችን ምክንያቱም ያው እሱም የድሉን ነው እሚኖረው አንተም የእድልህን ነው የምትኖረው። ዝም ብለህ በመቅናት ተንኮለኛ በመሆን በለጠኝ ምናምን በሱ አትፎካከር በእዉቀት ተፎካከር ሁል ጊዜም ከጓደኛህ ጋር ምቀኛ አትሁን። መጥፎ አትሁን። እና መጥፎዎችን መጥፎ እንዳንሆን በፍቅር እንዲያልቅ እመኛለሁ። ሁል ጊዜ የጓደኝነት ጥግ ያው ግን በጊዜያዊ ጥቅም ላይ ደግሞ ተመስርተህ ዝም ብለህ ተመሰርትና የሆነች ነገር ሲከሰት እንዳልኳችሁ ያው ትፈርሳለህ ትጣላለህ ትታመማማለህ ማለት ነው። ሀሜትን የምታርቀው እንደዛ ስትሆን ስትዋደዱ ስትፋቀሩ ሀሜተኞችን የምታስወግደው በመተባበር ነው። እና ስራችንን በህብረት በፍቅር ሆነን ስንሰራ የተሻለ ነገር እናገኛለን ማለት ነው። ያው ስንቀናና ደግሞ አንዱ አነዱን ለመጣል አንዱ አንዱን ለመጣል እሱን ጥለህ የምታድግ ይመስላል ለማደግ እና ምናልባት የእሱን ቦታ የምትፈልገው ከሆነ ጓደኛዬ ነው ብለህ እያመንክ እሱን አጥምደህ ለመጣል ትንኩለኞች ከሆነን ያው ሰራው አይሳካለንም ጊዜ ጊዜ ጉዳይ ነው እንጂ ለትንኮለኞች ቀን አይወጣም። ቅን እንሁን መልካም የስራ ዘ

ታሪክ መናገር ትወዳለህ ይላል ጥያቄው ታሪክ በጣም ጥሩ ተራኪ ባልሆነም አዎ እወዳለሁ ታሪክ እናገራለሁ እወዳለሁና። እንዴት ነው ደስ ይለኛል ታሪክ መናገር። በቦታው የተፈጸመ እስኪመስል ድረስ ትናገራለህ በጣም ጎበዝ ባትሆንም ደስ ይላል ነው። እና በቃ ጥሩ ነበረ ብቻ ታሪክ ስንናገር እንዴት ነው መቼቱ የት ነው የተፈጸመው ቦታው ማንና ማን ገጸ ባህሪያቱ እነማን ናቸው? ማንም በማንም በማንም ላይ ተከናወነ የት ቦታ እንደልኳችሁ እንዴት ተከናወነ ጊዜው ምን ያህል ለውጥ አመጣ ምን ያህል ጭንቀት ፈጠረ ምን ያህል ጉዳት አደረሰ ምን ምን ጥቅም አመጣ ከዛ ታሪክ ምን ተማርን? እነዚህን እነዚህ ነገሮችን ያው እና ታካትታለህ ስትናገር ማለት ነው። ታሪክ ምትናገርያው ከታሪክ እንዳልኳችሁም አይነት ብቻ ሊሆን ይችላል ዝም ብሎ አሁን ታሪክ ወይም ገጠመኝ ይችላል አሁን ይገጥምሃል የሆኑ ነገሮችን ያን ገጠመኝ አሁን እንደ ታሪክ አድርገህ ልታወራው ትችላለህ የሚገጥምህ ታሪክ ነው ማለት ነው። አሁን እስኪ አሁን እኔ አንድ ገጠመኞች ወይም ታሪኮችን ልንገራችሁ አሁን እኔ እኔ ወደ ሀያት ሚባል አካባቢ ነበረ እና የምሄደው በአጋጣሚ እዛ ሲሄድ አንድ ቱሪስቶች አገኘሁ ፈረንጆች ማለት ነው እና እነዛ ፈረንጆች። እንዴት ነው ሙዛች ሙዝ ምናምን ይሸጥ የለ በየግሮሰሪው ቤት እያዩ በቃ ይስቃሉ ምናምን። ነበር እና ምን ሆኖ ነው ብዬ እንትን እላለሁ እና የሆነ ሰዓት ላይ አዋሩኝ እዚህ ፈረንጆች ትንሽ ቱሪስት ነን ከጀርመን እና ከስፔን የመጣነው ምናምን ብለው ተናገሩኝ። እሺ አልኳቸው ደስ አለኝ አወራኋቸው ከዛ በኋላ ግን ወደ ሀያት መሄድ እንደሚፈልጉ እና ጠየቁኝ እኔም ተማሪ እንደሆንኩ ነገርኳቸው እኔም በሰአቱ ተማሪ ነበርኩ። በሰአቱ ነው እንግዲህ ምነግራችሁ የዛሬ ስንት አመት አምስት አመት ሰባት አመት ምናምን አይሆነውም። ተማሪ ነበርኩ አልኳችሁ እሺ ደስ ይለኛል ደስ አለን ምናምን ነገር ከዛ ግን ቦታ ነው የጠፋችው። ያን ቦታ ወስጄ እኔ ማሳየት አለብኝ እና እዛው ቦታ ስንደርስ በሌላ ትራንስፖርት ነው የምንደርሰው። እና በአጋጣሚ ስልክ ነበራቸው ሀበሻም ሚያውቋት እና ከእሷ ጋር ኮንታክት ሰጡኝ ከዛ ለእሷ ደውዬ ወዴት ነው ፈረንጆቹ ቤታቸው ወደ ጣፉ ነው አለችኝ እሺ አልኳት ከዛ በቃ ይዛሃቸውን ምናምን ምናምን አለችኝ። ጊዜያቸውም መጣሁ ማለት ነው ግን ይዣያቸውን ልመጣ ስል እንዴት ነው ባጃጅ የሚባል ትራንስፖርት አለ? ያንን ለመክፈል አሁን ሃያ አምስት ብር ነበር በጣም ተወዷል አሉ እነሱ እኔ አልጠበቅኩም ከአንድ ፈረንጅ ማለት ነው ሀብታም ናቸው ዶላር አላችው ብለህ ከምታስበው ሰው ይሄ ሁሉ ገንዘብ ነው ምናምን ብለው ተከራክሎ አይ ችግር የለውም እኔ ግን በዛ ሰዓት ተማሪ እና ምንም የለኝም ነበር። እና ያው የሀገራችን ታሪክ ማስተዋወቅ ስላለብኝ ብዬ እኔ እከፍላለሁ አልኳቸው ኖ ኖ አሉና ከዛ ገባን እያወራን ምንድን ነው ምትማረው ምናምን? አሉኝ እና ምን እንዳሉኝ ታውቃላችሁ ወደ ምህንድስና ወይም ሲቪል ኢንጂነሪንግ ነኝ ብዬ ስነግራቸው እነሱ ምንድነው ግን ሚሰራው እሱ አላወኩትም መሃንዲስ ምንድን ነው ስራው? ኦኪ እሺ እሺ ፎቅ ሚሰራ ምናምን አዎ አልኳቸው ፎቅ ሚሰራ ነው እስካሁን አላወቅነውም ነበር ምናምን አልገባቸውም ነበር። ብቻ መጨረሻ ላይ እንትን ምንድ ነው ሀባብ ገዝተን በኪሎ ተለያየን ማለት ነው። ከዛ በኋላ ግን ሴትየዋ ጋር አገናኘኋቸው ቤታቸው አደረስኳቸው በሩ ጋር ግን ገንዘብ ያው እንስጥህ ምናምን ነገር አሉኝ ያው እኔ ግን ያው እናንተ ደህና እንድትሆኑ ስለፈለኩ እንጂ ገንዘብ ፈልጌ አይደለም ብዬ እንትን አልኳቸው ማለት ነው። ማለቴ ሀገሬንም እንዳስተዋወቅኩ ጥሩ ሰው እንደውም ግን በዛ ሰዓት ላይ የፌስቡክ አድራሻ ምናምን ተቀይረን ነበረ በሰአቱ የሆነ ሰዓት ላይ እናወራ ነበረ ምናልባት ጀርመን ወይም ስፔን ከመጣህ እንቀበልሃለን ምናምን ብለውኝ ነበረ በሰአቱ አያችሁ ከዚህ ታሪክ ጥሩ ስለነበርኩ ጥሩ ነገሮችን እንትን ጥሩ ሆንኩላቸው እነሱም ጥሩ ሀሳቦችን ሰጡኝ ያው ገንዘብ ላይ ብቻ አይደለም ማተኮር ያለብን ይሄ ያው ጥሩ ሁሌ የማወራው ታሪክ ነው ማለት ነው። ሀገሬንም በጥሩ ታሪክ ለማወደስ ለፈው እነሱ ጥሩ ናቸው እንደዚህ አይነትም ሰው አለ እንድባል አድርጌያለሁ ማለት ነው። ስለዚህ ታሪክን እንደዚህ አርገን መናገር እንችላለን ማለት ነው። አሁን ጥሩ ታሪክ አይደለም

መንዳት ትችላለህ ይላል ጥያቄው መኪና ሳይሆን ነው መንዳት የምችለው መንዳት ትችላለህ ይላል? ብዙ ነገር ይነዳል ሳይክል ይነዳል መኪና ይነዳል ባቡር ይነዳል። መርከብ ይነዳል አይሮፕላን ይነዳል። ማብረር ኦኬ አይሮፕላን ይበራል ግን ያው መኪና መኪና መንዳት ትችላለህ ነው ይመስለኛል። ጥያቄው መንዳት እንኳን አልችልም እውነቱን ለመናገር ግን ያው የሚችሉ ሰዎች አሉ ያው በሚችሉት ሰዎች እንጠቀማለን ግን ይሄን ያህል ከባድ እና ከባድ ነው ማለት ይከብደኛል። አሁን ላይ ያው መማር ብፈልግም እንትኑ ገንዘቡ ብዙ ነው መኪና ሹፍርናን ለመማር ገንዘብ ያስፈልጋል በጣም ገንዘቡ በጣም ይጠይቃል እና ከስምንት ሺህ ወደ ሃያ ሺህ ገብቷል። መኪና መንዳት በጣም እፈልጋለሁ ብፈልግም ግን ያው አልቻልኩም እስካሁን ምክንያቱ ምን እንደሆነ ባይታወቅም። ያው መንዳት ብትችልም ምን ዋጋ አለው ግን መንጃ ፍቀዱን አውጥተህ መንጃ ፍቃድ ታውጣለህ ይኸው ሄዳ ትማራለህ መጀመሪያ ከዛ ያው ቀሊት የሚባል ቦታ አለ እዛ ሄዳ ነው። መንጃ ፍቃድ የምትለማመደውና የምታወጣው እዛ ከሄድክ በኋላ ግን ብዙ ነገሮች ሊገጡም ይችላሉ ፈተናዎች። እንትንም ገንዘብም ሊጠይቁ ይችላሉ ልጆቹ እንድታልፍ ምናምን ብለው ያለ ብቃት ልታልፍ ትችላለህ መንዳት። አንተ ገንዘቡ ይኖርህ ነው በአሁኑ ሰዓት ላይ እና ግን ያው መንዳት በደንብ መቻል አለብህ ለምን መሰለህ? እንዴት ነው የሰውን ህይወት ትቀጥፍበታለህ አንተ ስሙት ሌላ ደግሞ ብዙ ህልም ያለው ልጆች እናት አባት ያሉትን ሰው ትገላለህ። ይሄ ደግሞ አላስፈላጊ ነው መንዳት በጣም ጥሩ ብትችል ጥሩ ነው ጎበዝ ሆነህ ማለት ነው። አንድም ያው እንዴት ነው እንደ ስራ እድል ይሆናል አሁን ለምሳሌ ተጨማሪ ስራ እድል ይሆናል። አንድ ሰው መኪናውን ሰጥቶ ሂድ በቃ እያሽከረከርክ ሂድ ምናምን አለቃህ አሁን መኪና ቢሰጥ እንዴት ተነድዋለህ ካልቻልክ መለማመድ ያስፈልጋል ማለት ነው መኪና ለመንዳት። ስለዚህ መለማመድ አለብኝ መጀመሪያ ለመንዳት እና ያው አልተለማመድኩም እስካሁን። ግን እድሎች ነበሩ በሰአቱ ተማር ምናምን የሚልኝ ጓደኞች ነበሩ እና እንማራ አንድላይ ጓደኛዬ ሲማራ እንማር ይለኝ ነበረ ያው እኔ ፍላጎቱ አልነበረኝም። ምክንያቱም አእምሮየ ጥሩ ስላልነበረ ምናልባት መጥፎ ነገር አእምሮየ የሚያስብ ከሆነ ያንን ነገር ያመጣብሃል ያንን መጥፎ አእምሮ ይተክሉብህና ያንን ተንኮለኛ አእምሮ ማለቴ ያው መጥፎ ነገር ብቻ እንድታስብ ያደርግህና በቃ ትፈራለህ ፈሪ ሆነህ ትቀራለህ ማለት ነው። እና እኔ መንዳት ምናምን አይምሮዬ ላይ የሚመጣው ሰው ብገጭስ የሚለው እንደዚህ አይነት አስተሳሰብ ካለ ደግሞ ልታደርገው ስለምትችል ያው ባለመማሩን መረጥኩ ማለት ነው። ክፉ ሀሳብ እያመጣብኝ ያው ክፉ ሀሳብ እንዳይመጣብህ መፀለይ ነው ሁል ጊዜ እንትን ማለት አለብን። እንዴት ነው? ስንነዳ እንዴ ብዙ አይነት የመንጃ ፍቃዶች አሉ የቤት እና ሚኒባሶች ወይም ተሽከርካሪዎች አሉ። እና እንዴት ነው ትልልቅ ጫኝ ጫኝ ጫኝ የሚባሉ አሉ። እንደነ ሲኖትራክ ይባላል እኛ ሀገር አይሱዙ የነዳጅ ቦቴ የያዙ ማመላለሻዎቹን አሁን ከበባድ ሹፌሮች ናቸው የሚባሉት እነሱ። እነሱ አሁን በደንብ መማር አለባቸው። ለምን ብዙ ትልቅ መኪና ነው የሚይዙት? ምናልባት ፍሬን ከበጠሰ ምናልባት መኪናው ቼክ ሳያደርጉ የሚንቀሳቀሱ ከሆነ በዛ ላይ በረሃ ለበረሃ ነው የሚንቀሳቀሱት ጉልበት ያስፈልጋቸዋል ብዙ መንገድ ነው የሚነዱት። እና ያው ሹፍ መንዳት ብችል ደስ ይለኛል እውነትን ለመናገር ግን ያው ቅድሚያ ጥራቱን እንድንጠብቅ እንትን እላለሁ እኔ። ግፊት አደርጋለሁ ጥራት ላይ ቢሰራ ጥራቱን መስራት ጥራት እንዲኖረው ማድረግ ያስፈልጋል መጀመሪያ ላይ ከመንዳታችን በፊት ገባችሁ መንዳት ብቻ ምን ጥቅም አለው? መሰራት ያለበት እንዴት ነው? አሉ እኮ የሚችሉ አሉ የሚሞክሩ ግን ያው እየተንቀጠቀጡ ምናምን ነው። እንዴት ነው? ፈተናውን ምናምን ፕራክቲካል ቢሆን በደንብ በየጊዜው ብትለማመደው ጥሩ ነው። ወጥተህ ሰው እንዳገጭበት አደጋም በሚበዛው በደንብ ሳይሰለጥኑ እየቀሩ ነው መንዳት ማለት ነው። ሹፌሮች እና ሁል ጊዜ መኪና ስትነዳ መጠንቀቅ ያስፈልጋል ጥንቃቄ ቀኝ ግራውን ማየት አለብህ ሁሉንም ማየት አለብህ ጓደኞቼ የሚሰሩት። እና ብቻ እኔ አሁን ለጊዜው ወደፊት እማራለሁ ብዬ አስባለሁ አሁን ላይ ግን በአጠቃላይ ያው መንዳት አልችልም እውነቱን ለመናገር

የትኛውን በዓል ትወዳለህ ይላል ጥያቄው? እወዳለሁ ብዙ በዓላት ብዙ በዓላቶች አሉን እኛ እንደ ኢትዮጵያ ኦርቶዶክስ ሃይማኖታዊ በዓላት አሉ። እና ሃይማኖታዊ በዓላት አሉና የህዝብ በዓላት የሚባሉም አሉ። ገባችሁ ሃይማኖታዊ በዓላትን የተለያዩ በዓሎች አሉ ብሄር ብሄረሰቦች በዓል በዓሎች አሉ ማለት ነው። ብሄር ብሄረሰቦች እንትን ብለው ተሰብስበው በዓላት አሉ ከነዛ ውስጥ አሁን እስኪ ሃይማኖታዊ ከሆነው ልጀምርና ደስ የሚለኝን ልተርክ። ሃይማኖታዊ በዓል ከምንለው ውስጥ ከአምላካችን ከመወለዱ እንጀምር ማለት ነው። ክርስቶስ ከሰማያት ሰማያት ወርዶ ከድንግል ማርያም በድንግል ማርያም ማህፀን በዘጠኝ ወር በድንግልና ፀንሳው በድንግልና ወለደችው የሚለው ያው ከወለደችው በኋላ ያው እንደገና እናከብረዋለን ማለት ነው። ለእኛ ለክርስቲያኖች ለኦርቶዶክስ ክርስቲያኖች ገና ወይም የጌታችን የአምላካችን የምድኃኒታችን የኢየሱስ ክርስቶስን መወለድ በማስመልከት ለአለም ድህነት ስለመጣ ኢየሱስ ክርስቶስ ለኔ እንደ ህዝቦች ለህዝቦች ኃጢአት ሊሰዋ ስለመጣ ገናን እወዳለሁ ማለት ነው። ከዛ ተወለደ አይደለ በኋላ ከተወለደ በኋላ ደግሞ ሌላ ስርዓት አለው ምንድነው በሰላሳ አመቱ በዮሐንስ እጅ ነው የተጠመቀው አይደለ? ስለዚህ ጥምቀቱን እወዳለሁ ማለት ነው። በመጥምቁ ዮሐንስ በአንገቱም በሰይፍ በሄሮድስ በዓል ላይ የመጥመቁን ዮሐንስ ያው አንገት እንደተሰየፈ እናቃለን። እና ይሄ መጥምቅ አምላኩን ያጠመቀ ነውና ያውም መጽሐፉ ቅዱሱ እንደሚለን ከሴቶች ከተወለዱ እንደሱ ያለ ማንም አልተገኘም እንደ ዮሐንስ ያለ ማንም አልተገኘም ይላል። እና ይሄ ነብይ ነው አጥማቂ ነው ባህታዊ ነው እና ዮሐንስ መጥምቅ ጌታችንን አጥምቋል ስለዚህ ጥምቀትን እናከብራለን ማለት ነው። ገና አለ ጥምቀት አለ ማለት ነው። ከዛስ ነው ከዛ ያው አጠመቀ ወደ ምንድነው የዋለው ክርስቶስ ወደ ስራ ወደ ስብከት ነው የዋለው አይደል? ከሰበከ በኋላ ድውያንም ፈወሰ ህሙማንን አዳነ የታረቡትን አበላ ሰባት አሳና አምስት አሳ እያወረደ አበላ አጠጣ። አበላ አጠጣ እኔ አብነት እንዲሆነን ያው ራሱን በመስቀል አሳልፎ ተቸነከረ ለሐዋርያት መርጦ ነበር ያው ሐዋርያት ውስጥ አንዱ ይሁዳ ውስጥ ሰይጣን አድሮ ገባና ያው እርኩስ መንፈስ አድሮ በሰላሳ ብር እንዲሸጠው እንዲከዳው አደረገ። ያው ያ ሰው ግን የደም መሬት የደም እንትን ስለሆነች ይሁዳ ሞተ ራሱን አጥፍቶ እንደሞተ የኛ ቤተክርስቲያን ይናገራሉ። እና ያው ከተጠመቀልን በኋላ እኛን ለማዳን በጥንተ ስቅለቱ ስለተሰቀለ ምን እናላለን የስቅለት በዓልን እናከብራለን ማለት ነው። ጥንተ ስቅለቱን ደሙን ስላፈሰሰ ስለሞተልን አብነት እያደረግን ሁሌ እናከብርዋለን ይሄን በዓል እወደዋለሁ ማለት ነው። ከዛስ በሶስተኛው ቀን አይደለ ትንሳኤ ሙታነ ደል አድርጎ የተነሳው ኢየሱስ ክርስቶስ። ስለዚህ እኛም በትንሳኤው ተስፋ እንዳለን ለመግለጽ ኢየሱስ ክርስቶስ በሶስተኛው ቀን ድል አድርጎ ሞት ሙስና መቃብር ማንም አፈራ አንሳ ሳይገንዝለት ስላስነሳው ትንሳኤን እናከብራለን ማለት ነው። ስለዚህ የተንሳይ በዓልን እወደዋለሁ ማለት ነው። እነዚህ ሶስቱም በዓላት እወደዋለሁ ከዛ በተረፈ ደብረ ታቦር ላይ እነ ሙሴን እና ኤልያስን አስነስቶ እንደ ከሙታን አስነስቶ እንዳሳያቸውም ያን በዓል እወድዋለሁ። ከዛ በተረፈ ሌሎች በዓላቶች አሉን እኛ አሁን ከእነዚህ በላይ ማለት ነው። የብሄር ብሄረሰቦች በዓላቶች አሉ አሁን ብዙ ሰማንያ ብሄሮች ተሰብስበው የሚያከብሩት እየተጨፈረ እየተደነሰ በብሄራዊ መዝሙር በታጀበ መልኩ የኢትዮጵያውያንን አንድነት በሚያሳይ መልኩ የሚከበር በዓል ነው። እና ደስ ይለኛል ይሄን በዓል ማክበሬ። ብሄር የብሄር ብሄረሰቦች በዓል ደስ ይለኛል ሌሎች የአማራ የኦሮሞም የትግሬም የሁሉም የሁሉም የሲዳማም የወላይታውም የከንባታም የሀዲያውም የዶርዜም የምኑም የምኑም በዓላት አሪፍ ናቸው ማለት ነው። የስልጤውም ደስ ይሉኛል። እነዚህም በዓላት ብቻ ህዝባዊ በዓላቶችን እና ሃይማኖታዊ በዓሎችን አጥብቄ እወዳለሁ እነሱንም ያው በደንብ አድርጌ ዘርዝሬላችኋለሁ እስካሁን ድረስ ማለት ነው። በጣም በቃ አመሰግናለሁ ሁሌም በዓሌን እወዳለሁ

በገበያ ዋጋ መደራደር ትችላለህ ይላል? ጥያቄው አዎ ግድ ነው። በገበያ ዋጋ መደናደር መቻል አለብኝ እቃ ለመግዛት። ለምሳሌ አሁን ትላንትና ከጓደኛዬ ጋር ሄጄ ነበር ጫማ እንድንገዛ ማለት ነው። ገበያ ወደ ገበያ። እና ዘጠኝ ሺህ አስር ሺህ ብር ነበረ ጫማውን ያለ ያው እኛ እንደ ምንም ተማሙተን ተደራደርን ተደራደርን እና ሰባት ሺህ ብር ነው። የመጨረሻው ከፍ የምሰጣችሁ ዝቅ የማደርገው አለ። ከዛ ይሄ አልተስማማንም እኛ በአምስት ሺህ ብር ነው። አምስት ሺህ አለው እኛ በግማሽ ነበር ያሰብነው። ከዛ ያው እሱ እምቢ አለ ታውነው ከዛ ሌላ ቦታ ሄደ። እንዲሁ ሌላ ቦታ ሄደን ደግሞ ከእሱ ሌላ ጫማ ልንገዛ። አለንና እና ያው እዛም እንደዚሁ ውድ ጫማ ነበር የተባልነው። ስድስት ሺህ ብር ነበር የተባልነው በሶስት በሶስት ሺህ ሰባት መቶ ነው የገዛነው ማለት ነው። ተደራደርን ስለተደራደርኩ ተደራድረን ነው የምንገዛው እንጂ። እንዴት ነው ሻጮች ያስወድዱብናል እቃዎች። የአምስት ሺህ ብር እቃ ሃያ ሺህ ብር ሊልህ ይችላል የማትደረደር እና ፈዛዛ ከሆንክ አምስት ሺህ ነው ሃያ ሺህ ከሆነ እሺ እያልክ ሃያ ሺህ ብር እያልክ ትገዛልህ ማለት ነው። ያ ደግሞ አላስፈላጊና መጥፎ ነው። ስለዚህ እንዴት ነው? ማለት አላስፈላጊ ስል ያው ገንዘብህን አታገኝም ማለት ነው። ሃያ ሺህ ብር ለምንድነው የምከፍለው? አምስት ሺህ ብር እቃ የአምስት ሺህ ብር እቃ መናገር ባለመቻሌ ሰውየውን ማሳመን ባለመቻሌ ሃያ ሺህ ብር እንዴት ልከፍለው እችላለሁ? ይሄ አያወጣኝም ማለት ነው። ስለዚህ በደንብ አድርጌ ዋጋ ላይ መደራደር ያስፈልጋል መቻልም አለብን። እኔ ነገርኳቸው ያሁኑን ምሳሌ እና ያው ሁሌም እንደዛ ነው ጫማም ልብስም ስንገዛ ያው ከፍተኛ ዋጋ ነው የሚጠራብን ከአቅማችን በላይ ሰምተነው የማናውቀው ማለት ነው። ዋጋ ይጠሩብናል ግን የኛ የሚጠበቀው ምንድነው? በቂ በቂ ነው። ይሄን ያህል ይበቃሃል ልውሰደው ማለት መቻል አለብን። ኪሳችንን በሚመጥን ማለት ነው። ያው ስንደራደር እነሱ አይጎዱም አንተም አትጎዳም። ዞሮ ዞሮ ሻጭ አይጎዳም። እና ያው ማትረፍ ያለብህን ታተርፋለህ ማለት ነው። ከዚህ ከምታገኘው ገንዘብ እና ያው ሁሌም በዋጋም በገበያም ላይ መደራደር መቻል አለብህ። ሁል ጊዜም ማለት ነው ስትደራደርም እንትን ነው እየተነጋገርክ እየተወያየህ መሆን አለበት። እንጂ ያው ያንተን ብቻ ስሜትም መጠበቅ የለብህም። እሱስ ማን አለው? ማለቴ ለሻጩ ማለት ነው ምን ይልሃል? እሱ የሚጎደላው ለምሳሌ የ የስምንት ሺህ ብር ጫማ እሱ ያመጣው እንግዲህ ስምንት ሺህ ብር ነው ስምንት ሺህ ብር ነው አምጥቶት ላንተ ስምንት ሺህ ብር አይሸጠልህም። የታክስ አለ የትራንስፖርት ምናምን አስቦ ትርፉን አስቦ ነው የሚሰጥህና ዘጠኝ ሺህ ብር ምናምን ቢያንስ አስራ ሁለት ሺህ ሊያደርግብኝ ይችላል ማለት ነው። አስራ ሁለት ሺህ ብሎ ሊጠራ ይችላል ግን ያው እሱ በሚጎዳው መልኩ ባይሆን ጥሩ ነው። ሻጮችም አንዳንድ ጊዜ ሰው እንዲደራደር ማድረግ መቻል አለብን። እና ድርድር ላይ በጣም መደራጀር መቻል አለብን። እነሱን መጎዳት የለባቸውም በቃ የሚሸጡልህ አንተም ያው መጎዳት የለብህም። እንዳልኳችሁ የስምንት ሺህ ሆና አሁን ስምንት ሺህ አምጥቶ እኔ ሶስት ሺህ ትሸጣለህ ብለው ማለት ነው። ጥሩ ውል አይባልም ይሄ ጥሩ ውል አይደለም። ጥሩ አድርገን አልተደራደርነውም ማለት ነው። በዚህ ውላችንና ድርድራችን ሊፈርስ ይችላል። ያ ደግሞ ብዙ ችግሮችን ያስከት ያስከትስታል ኪሳራም ሊያስከስት ይችላል። እኛም መደራደር መቻል አለብን። እና እኔ እኔም ሁሌም ያው እደራደራለሁ ዝም ብዬ አልገዛም። በመደራደር በገበያ ላይ ድርድር ነው ወሰኝ ነው አወጭ ነው ወይ ነው? ይሄንን እንትን ባደርግ ይሄኛው ጥሩ ነው ይሄንን እንትን ባደርግ ይሄኛው ጥሩ ነው የሚለው በጣም ለመደራደር ወሰኝ ነው ማለት ነው። እና በግብያ ዋጋ ላይ መደራደር መቻል አለብን። አሳምረን መቻል አለብን። በሚገባው ካልቻልን ያው ከሰርን ማለት ነውና ወይ ገንዘብ እናጣለን። ማጣት ወይም ማጣት የለብንንም እንወደው ነው ቃል ልናጣ እንችላለን እና ያው በሚገባ እከራከር

በመስመር ላይ ገዢ ነህ ይላል ጥያቄው? በመስመር ላይ ገዢ ነህ? አዎ አዎ እንዴት ነው እጠቀማለሁ የመስመር ላይ ግዢወች የሀገር ውስጥም አሉ የውጭም አሉ። ግን ያው የምጠቀመው እኔ በብዛት የሀገር ውስጥ ነው። ሀገር ውስጥ የመስመር ላይ እንትን ስላሉ የሚሸጡልን ስላሉ ያው በመስመር ላይ እንገዛለን ማለት ነው። ያው በእኛ የገዛሁት እኔ እንኳን ሹራብ ነው ለመጀመሪያ ጊዜ ሹራብ ገዝቻለሁ በመስመር ላይ። ያው የመስመር ላይ ገዢ መሆን እንዴት ነው ጥሩ ነው። ጥሩ ነው ጉልበትህን እንትን ይልልሃል ይቀንስልሃል የፈለከውን መርጠህ ነው የምትገዛው። የመረጥከውን ያው ይሰጥሃል ማለት ነው። የመረጥከውን ይሰጥሃል ያው ለሱ ግን ለዴሊቨሪ ለማስገባት ማለት ነው ለአንተ እንዲመጣለህ ያው ገንዘብ ተጨማሪ ሊኖረው ይችላል። እሷ ነገር ናት እንጂ ዞሮ ዞሮ የታክሲዬን ነው አንተ የምታተርፈው ምንድነው? ከእግር ጉዞ ነው የምተርፈው። እና ከብዙ ከአይን አዋጅ ምርጫ ዝም ብለህ ለዚሁ መስመር ነው ባለው በተጫነልህ መርጠህ ያው ልብሰህን ትገዛለህ ጫማህን ትገዛለህ። ጃኬትን ትገዛለህ ሱሪን ትገዛለህ እና የዚህ ቴክኖሎጂ ይሄን ቴክኖሎጂ ያው ለመጀመሪያ ጊዜ የፈጠሩት አማዞንኖች ናቸው። መሰለኝ አይደል አማዞን ላይ ነው። እንትን መሸጥ የተጀመረው ኢቤ ኢቤና ኢቤን ነው አይደል? ከዛ ነው አማዞን የመጣው ይመስለኛል ኢቤ ላይ ነው። እንግዲህ አሮጌ ልብሶችን በመሸጥ ጫማ በመሸጥ ምናምን ነው እንግዲህ። ይህንን ስርዓት ያስጀምሩት ከዛ በኋላ ከዛ አሊባባ እያሉ ያው ብዙ ብዙ ኦንላይን እንትኖች የመስመር ላይ የመስመር ላይ ገዢዎች ተጨምረዋል ማለት ነው። ያው እነዚህን መጠቀማችን ጥሩ ነው። ለሰራው ስራውን ያቀላጥፍልናል አሁን ለምሳሌ አንድ በቢሮ በጣም በጣም ብዙ ስራ የሚሰራ ሰው ልብስና ጫማ ለመግዛት ያው ጊዜ አይኖረውም ሄዶ መርጦ ምናምን ጊዜ ላጣራቸው ሰዎች የፈለከውን ትመርጣለህ ቤት ይመጣልሃል። ይሄ በጣም ጥሩ ቴክኖሎጂ ነው ወይም ጥሩ ስራ ነው ማለት ነው። እንደዚህ አይነቱን እውቀት ማበረታታት መደገፍ ያስፈልጋል። ያው እኛም ሀገሮች እኛም ሀገር ውስጥም አሉ መርካቶ መርካቶ ምናምን የሚባል አለ። መርካቶ ምን ጅጅጋ የሚባሉ አሉና እነሱ ላይ አሉ። እንገዛለን በመስመር ላይ ማለት ነው። እና ያው መስመር ላይ ሲባል በእነዚህ ዌብሳይቶች ላይ ብቻ ሳይሆን ያው በድህረ ገጾች ላይ ብቻ ሳይሆን በእንትን ላይ እናየዋለን በሶሻል ሚዲያ ላይ ነው በብዛት እንግዲህ ተጽዕኖ የሚፈጠረው ገባችሁ በሶሻል ሚዲያ ላይ ወይም የማህበራዋ ሚዲያ ላይ ያስተዋውቁታል ልብሳቸውን እቃቸውን ያላቸውን ንብረት በሙሉ ከዛ በኋላ ያው ሰዎች ይመለከቱታል ማለት ነው። የተመለከትነውን ከዛ ያው እንገዛለን እየመረጥን ይሄ ጥሩ ነው ይሄንን ልግዛ ይሄን ቆንጆ ነው ይሄንን ልግዛ ይሄ ጥሩ ነው ይሄ አሪፍ አይደለም አልግዛ። ያው እኛ ወደ ብቻ በመስመር ላይ ነው የሚያልቀው ስራውን ገንዘብ ካለን ጥሩ ነው። ግን አንዳንድ ጊዜ መስመር ላይ ግዢ ምንድነው? የመረጥናቸውና የሚመጣው ትንሽ ልዩነት ሊኖርበት ይችላል። ለምን መሰላችሁ? ይሄኛው ካሜራ ተጠቅመው ስለሚያነሱ የሆነች ኤድ ፎቶሾፕ ኤዲት አስተካክለው ምናምን ሊሆን ይችላል። የሚያነሱት ግን እኛ ጋር በአካል ሲመጣ ታሽጎ ስለሆነ እኛ ደግሞ ገንጥለን አናየውም። ታሽጎ ስለሚመጣ ከዛ በኋላ ነው ልናየው የምንችለውና አንዳንድ ጊዜ በመስመር ላይ የተጫነው ሁሉ ያው ንፁህና ጥራቱን የጠበቀ ነው ማለትም ይከብዳልና በዚህ በዚህ አንግል ማለት ነው ብዙ ሰዎች እንደዛ የሚማረሩ አሉ። አሁን ምግብ ራሱ ምግብ ልገዛ ትችላለህ? አሁን የምግብ እንትኖች አሉ እንዲህ የሚሰሩ በመስመር ላይ ማለት ነው ምግብ ለመግዛት በርገር አዘህ የማይሆን ጥሩ ያልሆነ የበርገር አይነት ወይም የሆነ ነገር የጎደለውን በርገር ሊያመጡልህ ይችላሉ ማለት ነው። ያው ያተጠቅልሎ ስለሚመጣ አንተ ግን በመስመር ላይ ነው የገዛኸው አምነሃቸው ጥሩ ሬስቶራንት ካልሆነ የሰጠህ የሰጡህ ጥሩ ላይሆን ይችላልና በመስመር ላይ መግዛት ጥሩም ነው። መሃል ላይ ነኝ እኔ

የትኛውን የትኛውን ባህላዊ ምግብ ትወዳለህ የትኛውን ባህላዊ ምግብ ትወዳለህ? ያው ከባህላዊ ብዙ እኔ አብዛኛውን የባህላዊ ምግብ እወዳለሁ። እውነቱን ለመናገር ከእንትን ውጪ ካልበሰሉት ውጪ ያልበሰሉትን እስኪ አሁን ካልበሰሉት አሁን ክትፎ የሚባል ምግብ አለ ጥሬ ክትፎ ይባላል እሱን አልመገበብ አልመገበም። እና ይሄን ጥሬ ስጋ ጥሬ ስጋ እና ጥሬ ክትፎን አልመገበም ሌሎቹን የኛን የኢትዮጵያውያን ባህል ምግቦችን እወዳለሁ። ሁሉ እስኪ ልዘርዝርላችሁ አሁን እስኪ ቀስ እያልኩ የመጀመሪያው ባህሌ ምግብ የኔ ያው ዶሮ ነው ያው ዶሮ ነው የማይወድ ኢትዮጵያ የለም ዶሮ ወጥ ይባላል። ቢያንስ ቢያንስ እውነት ለለማካበድ አምስት ሰዓት ይፈጀል ይሄን ምግብ ለማዘጋጀት ዝም ብሎ ማለት ነው ዝም ብሎ ሰው ሲሰሩ አምስት ሰዓት ከዛ በላይ ነው የሚፈጀው። የሚፈጂው ከአምስት ሰው በላይ ፈጃት ሽንኩርቱ በጣም መብሰል አለበት ብዙ ሽንኩርት ነው የሚደረገው። እና እንግዲህ ከአምስት ሰዓት በላይ የሚፈጅ በአለም ላይ ወጥ ካለ እንግዲህ የተሰራ እኔ ይሄ እንዴት ነው ትልቅ እድል ነው ብዬ አስባለሁ ለሀገራችን ከአምስት ሰዓት በላይ ነው። እንግዲህ እንትን ያለው የምንጠብቀው ዶሮ ወጥ ለመብላት እሱን ዶሮ ወጥን በጣም ወዳለው ሽንኩርት ይገባብህ ሽንኩርቱ ሽንኩርት ዘይት በርበሬ ውሃ ጨው እነዚህና ቀመማ ቀመሞች ይገቡበትና ሽንኩርቱ በጣም ይበስላል። ከበርበሬው ጋር ይቁላል ከተቁላላ በኋላ ስልስ ይሆናል ማለት ሶርስ እንደ ስልስ ይሆናል። እዛ ውስጥ ከዛ ትንሽ ዋጠብ ተደርጎ ምን ይደረጋል የተረዱት የታረዱት ዶሮዎች ይገባሉ እነዛ ዶሮዎች አስራ ሁለት ብልት መኖር አለባቸው። አስራ ሁለት ብልት መኖር አለበት ዶሮ የአንዷ ዶሮ ተቆራርጧል አስራ ሁለት ቦታ አስራ ሁለት አካልዋ ትገባለሽ ማለት ነው። ከዛ በኋላ መጨረሻ ላይ ቅቢያችንን እንጨምርና እንቁላል አድርገን እናውጣው ልዩ ጣዕም አለው በጣም አስደሳች ምግብ ነው። እና የሚቀርበው ደግሞ በእንጀራ ነው እንጀራ የሚባል እንትን አለ ምግብ አለ እና እንጀራ በዶሮ ወጥ በጣም እንግዲህ አብዛኛው ባህሌ የሚመገበው ሰው ኢትዮጵያዊ በጣም የሚበላ ይሄንን ነው። እኔም እኔም የምወደው ይሄንን ነው ከዛ በኋላ ያንን ዶሮ መመገብ ነው ማለት ነው። ከአሰራሩ ነው ትንሽ ነግሬያችኋለሁ ከተሰራ በኋላ ስንመገበው ጥሩ ግን ያን ከመመገባችን በፊት አሁን በብዛት ጾም ስለሚሆን ከጾም በኋላ ነው ይሄን ዶሮ ወጥ የምንሰራው እኛ ኢትዮጵያን ከዛ በፊት ግን ይሁን ፊጦም ይባላል ፊጦም በፊጦ ሆድህን ማረስረስ አለብህ ለምን ሆድህን እንዳይነካ ቅባት ስላለው ዘይት ስለሚኖረው ምግቡ ማለት ነው። የዶሮ ወጥ ምግብ እና ሰርታችሁ እንድትቀምሱት እንትን እላለሁ እኔን የምታደምጡ ሰዎች ከዛ በተረፈ ይሄንን ከዶሮ በተረፈ ደግሞ ክትፎ የሚባል አለ። ጥሬና ለብ ለብና ደግሞ የበሰለ ክትፎ አለ። ምንድነው በስጋ ይቆረጣል ቀይ ስጋ ጮሞ የማይገባበት ከዛ እሱ በደቃቁም በድቃው ቁም ይከተፋል። ተከትፎ እንዴት ነው በጣም ተከትፎ ይያያዛል ማለት ነው። እርስ በእርስ ከዛ ያንን በቅቤ ሽት ተደርጎ በመጥበሻ ላይ እናብስለዋለን ከፈለግን ብስል ከፈለግን ጥሬ ከፈለግን ግን በቀቤም በቅቤም በጣባ ነው የሚቀርበው ይሄን የጉራጌ ባህሌ ምግብ ነው የሚባለው በብዛት በጣባ ይቀርባል ማለት ነው። ከዛ ያው መመገብ ነው ክፎውን ይሄንን እና አንድ እንደ ባህላዊ ምግባችን አሁን ከምንወስደው በጾም ሰዓት አሁን በየአይነት የሚባል ባህላዊ ምግብ አለን። እና እንዴት ልበላችሁ? በጾም ሰዓት የምንመገበው ብዙ ነገር አለው ይሄ ነው ሩዝ አለው ፖስታ ይኖረዋል ምስር ወጥ አለሁ ሽሮ ወጥ አለው አተር አለው ድንች አለሁ ካሮት አለው ቀይስር አለው ጎመና አለው ጥቁር ጎመና አለው። እንዴ ብዙ አይነት ምግቦች አተራለሁ ብያለሁ አንድ አይነት ሆነው እንዴት ነው ድፍን ምስርም አለው ክክምስርም አለው እና አንድ ላይ እንትን ብለው በትንሽ በትንሽ መጠን የሚቀርብ ነው ማለት ነው። ያም ለምንድነው? በየአይነት የተባለ የተለያየ አይነት ምግብ ስለሆነ ማለት ነው አንድ ላይ ሆኖ የሚቀርቡ እነዚህን ምግቦች እወዳለው የጾምና የፍስክ ባህሌ ምግቦች

እሺ የምትወደው ሬስቶራንት የት ነው ይላል ጥያቄው? የምትወደው ሬስቶራንት ብዙ አሉ ብዙ ሬስቶራንቶች አሉ። እስኪ ከሀገር ውስጥ ልጀምርና እንትን ልበል እናቅርም ከሀገር ውስጥ ወደ ኢንተር ኮንተን ኢንተር ሆቴል ወደ ቦሌ አካባቢ ያለው ጥሩ ሬስቶራንቶች አላቸው እዛ ጋር ማለት ነው። ኢንተርኮንት ነው ኢንተር ማለቴ ወደ ካሳንችስ ያለው ኢንተር ኮንቲኒተር ኦቴን ማለት ነው። እዛ በጣም ጥሩ እንትኖች አሏቸው ሬስቶራንቶች አሏቸው ያው ለምን ጥሩ አልኳቸው ምግባቸው ጥራቱን የጠበቀ ነው። እንዴት ነው ዘመናዊ ነው አቀራረባቸውም ደስ ይላል ንጽህናውን የጠበቀ ቤት ነው ዋጋውም ጥሩ ነው ተመጣጣኝ ነው። እና ይሄንን ሬስቶራንት ቤቶች ይሄንን እወደዋለሁ ኢንተርኮርን ይሄንን ወደ ካሳንች ያለውን ማለት ነው እዛ። ከዛ በተረፈ ሃርማኒ ደግሞ ወደ ቦሊ አካባቢ አሉ አሉ ያም ጥሩ ነው በጣም ጥሩ ሆቴል ነው። እና ውስጡም ያው ሬስቶራንቶች አሉት ያም በጣም ጥሩ ስለሆነ ያው ምግባቸው መጠጣቸው ምኑ ምኑ ጥሩ ነው በጣም ጥሩ ተደርጎ የተሰራ ነው። ለእይታም ቆንጆ ስለሆነ ያንን እና ሬስቶራንትም የሃርመኒን አሪፍ አድርታዷል ለምን ምግባቸውም ጥሩ ነው ቤተሰብ የሚሰራ ስለነበረኝ እዛ በጣም ጥሩ ምግብ እንዳላቸው ይናግሩኛል። እና አንድ ቀን ጋር ስለነበር ወድጄዋለሁ ወድጄዋለሁ በጣም። ሁለተኛው ሬስቶራንቴ እሱን ነው። ያው ከሀገር ውስጥ ማለት ነው ከዛ ደግሞ አንድ ሶስተኛ አለች ማርዮስ የሚባል ወደ እስጢፋኖስ አካባቢ የሚገኝ አለ በጣም ብዙ የውጭ ዜጎች ምናምን የሚገቡበት ነው። እና የውጪ ቱሪስቶች የሚገቡበት ነው ዜጎች ወይም ጎብኚዎች የሚገቡበት ስለሆነ እሱም ጥሩ ነው። ግን ወደ ድም ስለሚል ወደ ድ ይላል ትንሽ ያው ሀገሪቱ ውስጥ አለ የተባለ ነው ቆንጆ ነው። በቃ የራሱ የሆነ ከፍ ያለው ሬስቶራንት አሉ ምግቦች አሉት መጠጦች አሉት ለውጭ ሀገርም ይሁን ለዜጋም ይሁን ለሀገራችንም ሰውም ይሁን ከነ ከነ ባህሩ ከነ ወጉን የጠበቀም ሬስቶራንት ስላለው ደስ ይለኛል። ማርዮት ዘመናዊ ሆቴልም ነው ዘመናዊ ስለሆነ ስትል እንዴት ነው ዘመኔ ነው በቃ በጣም ዘመኔ ስለሆነ እሱንም እወደዋለሁ። ግን ከእነሱ ሁሉ ደግሞ ከሁሉ መሆን ከነገርኳቸውም ይበልጥ በሀገራችን ትልቁ ሆቴል ሸራተን የሚባል ነው። ሸራተን ያው በጣም በግዝፈቱም ጥንታዊው ነው የቆየም ነው። ትልቅ ነው በጣም ቆንጆ ነው ውስጡ ብዙ ነገር ይዟል ብዙ ብዙ ነው በቃ ጽናቱን የጠበቀ ነው ምግቡም ጥሩ ነው ውድም ነው። ያው በታዋቂ ባለሀብት የታዋቂ ባለሀብት ነው የኢትዮጵያውያን ታዋቂ ባለሀብት ነው። የቤቱ ባለቤት እና በውስጡ ያዘው ነገር ብዙ ነገር አለው በቃ ዘዴ ያለ ነው ምርጥ በረራ ሪስትሮች ለእንትኖች ጥሩ ነው። ከውጭ ለሚመጡት ዜጎች እዛ ገብተው ያው ጊዜያቸውን እንዲያሳልፉ እኔ እንትን እላለሁ ባልኝ ምክር ማለት ነው። ግን ከእነዚህ ሁሉ ደግሞ ልክ በአቅማችን ሬስቶራንት የምንላቸው አሉ አይደለ። እኛ ሀገር ላይ አሉ አሁን የማሚ ቤቶችም ይባሉ ነበሩ አሁን እኔ ሆኜ ድሮ ከአምስት አመት ከአራት አመት በፊት ስንማር መቀለኛውን ያ ነው ሬስቶራንታችን እውነቱን ለመነገር እኛን የሚመጥነን ማለት ነው። ስንማር ገቢው ጥሩን እንዴት ነው ምግባቸው በጣም የጥማል ምግባቸው ጣፋጭ ነው ጽነቱንም ያው ይሄን ያህል እንትን ነው በጣም የከፋ ቆሻሻ የሚባል ቦታ አይደለም። ግን በቃ ጥሩ ቦታ ነው። ያንን እንትን እላለሁ መርጧል ለምን እኔን የሚመጥነኝ ቦታ ስለሆነ ባልኝ ገንዘብ ባልኝ ተንበልቼ ጠጥቼ የምወጣበት ነው እንጂ የምጨነቅበትን ትልልቅ ሆቴሎችን አልምርጥም። እስካሁን የነገርኳችሁ ያው ከሀገር ውጪ ለምትመጡ ሰዎች የሚመከር ቦታ ያው ለእኛ በእኔ ሌቭል በእኔ አቅም ላለነው ደግሞ እንደነዚህ አይነት ቤቶች ናቸው። ምግብ ቤቶች ደነቀ በእኔ አስራ ሰባት የሚባል አለ እና ሻላ እነዚህ ሬስቶራንቶች በቃ ጥሩ ናቸው። እንትን ያሉ ያማከሉ ናቸው ጥሩም ነው የመንግስትም ቢሆኑ እና ቆንጆ ነው እነዚህን እና

ሙዚየም መሄድ ትወዳለህ ይላል እርግጠኛ አንድ ሙዚየም መሄድ ትወዳለህ ሙዚየም መሄድ ትወዳለህ አዎ? እሄዳለሁ። አንድ ሁለት ሶስት ጊዜ ሄጃለሁ ሶስት ሶስት ጊዜ ይቻላል። በህይወቴ እውነቱን ለመናገር። ድሮ ልጅ እያለን ወደ አራት አራተኛ ክፍል ምናምን ሆነ። ትምህርታዊ ጉዞ ተብሎ መምህር ሆና መምህሮቻችን ወስደውን ነበረ። ወደ አንድ እንትን ሙዚየም ያ ሙዚየም ምንድነው? እንትኖች ነው ያሉበት። አንስሳት አዋፋት እነ ነብር ምናምን አዋፋት እንስሳት የሚሳቡ በመሬት ሁሉንም ያካተተ የእንስሳት ሙዚየም ነበር። እና ሉሲንም አለ አይተናል የሰውም አለ የሰውም የሰው ቅሪታ አካል አይደለም እና። ይሄ ሙዚም አዲስ አበባ ሳይንሴን ሳይንስና ነገር ሙዚም ይባላል መዘክተር ይባላልን። እዛ ነበር የገባነው። እና እዛ ስንገባ ከማረሰው ውስጥ አንድ ጸሐፊዋ ወፍ የምትባል ነበረች ጸሐፊዋ ወፍ የተባለችው እግሯ ቀጭን ነውና። እንዴት ነው እግሯ ቀጭ ነው እንደ ጸሐፊ እስኪ ብርቱ የሚመስል ነገር ነው። የእግሯ ቀጥነት እና ለዛ ነው ጸሐፊ ተብሎ እውነትም የቢሮ ጸሐፊ ነው የምትመስለው። እውነት ለማያዩዋት እንትኑን ወፏን ካያችሁት እና በዛ ሰዓት ደግሞ አንዴ ነገሩን አዙም ነበረ መሬቱ ላይ አስታውሰዋለሁ እና መሬቱ እዛ መሬት ላይ አዙ ነበር ረሽሙ አዞ ነበር። እና ያ አዞ ተገሉ ሳይሆን በማድረግ አድርገው እዛ እንዳስቀሩት ነገር ሆነን በማድረግ ደርቀው በቃ እኔ ኤግዚቢትነት እንደዛ ሆኗል ማለት ነው። ደርቆ ነው አዙና አሁን እንደ ከፍተኛ አዙ ድርቅ ብሎ እና እነዚህን አብዙዎች አይቻለሁ። ሌላም ራሱ ነብር ነብር የነብር ቆዳዎች አይተናል። ይሄንን በሳይንስ ሙዚየም ውስጥ ይቻላል ብዙ በጣም እንግዲህ የዛሬ ስንት አመት ነው የምነግራው አስራ ሰባት አመት ነው። ታሪኩ አነስራረሰባት አመት ታሪክ ነው ይሄን የምነግራችሁ ማለት ነው። እና ከዛ በኋላ ደግሞ ወደ ሙዚየም ተብሎ ወደ እንትን ሂደናል። አምስት ኪሎ ተነስተን ወደ ሌላው ሙዚየሞች አሉ የቤተክርስቲያን ሙዚየሞች አሉ። የእንትን የእንትን ሙዚየም አይቼዋለሁ። የእንጦጦ ሙዚየም እዛ የተለያዩ የነገስታት ልብሶች አሉ የቤተክርስቲያን ንዋይ ተቅድሳት የሚገኙበት ቦታ ነውና። ያንንም ለመጎብኘት በቅቼን እና ደስ ይል ነበረ። በቅርቡ ደሙ የሄድኩባቸው ሁለት ሙዚየሞች አሉ አንዱ እንዴት ነው ኤግዚቢሽን ነው እና አሁን ወቅታዊ ነገሮችን ለመጠቆም የታለመ ነበር ሳናስበው ነው ከጓደኛዬ ጋር የገባነው ነው። ስንገባ ግን ውስጥ እንዴት ነው ስዕሎቹ ስዕላቶቹ የተወሳሰበው ነው የቀረቡት እና በቃ ገብተን አየነው ስናየው ግን ትንሽ ከበደ ነው። እንዴት ነው አስቸጋሪ ነገር ነው ያው ከፖለቲካልም ጋር የሚገኘኝ ነገር አለው። ሰላምን ከማጣት ጋር መድፎችን ምናምን አየን በዛ ጊዜም የነበሩ ማለት ነው። ከዛ በኋላ እንግዲህ ይሄን ጉብኝት ካረኩ በኋላ። በቅርቡ ደግሞ የሄድኩት ወደ አንተን አዲስ ወደ ተሰራው የአርበኞች አደባባይ ጋር ነበር የሄድኩት አርበኞች ማለት የአድዋ አድዋ መታሰቢያ ጋር ማለት ነው እዛ ጋር ነው። እንግዲህ ብዙ ታሪኮች ያሉት የአፍሪካን እንዴት ነው ያነቀ ከነጭ ቀኝ ግዛትነት ያደነበት ነው። የተጀመረበት ነው ነፃ የወጣንበትን ለማስመልከት አድዋ ይባላል እና የአድዋ እንትን ነው ታሪክን ለመዘከር የተቀመጠ ነው። ያው ቦታ እና እዛ ገብተን ውስጥ በአባቶቻችን በባዶ እኩራቸው እንዴት እንደተዋጉ የተያያዟቸው እንትኖች መሳሪያዎች ሻሞላዎች ገጀሮች እነዚህን ታሻዎች ጦሮችን የተለያዩ መከላከያዎችን አይተናል። በቃ ይሄን ሳይ ደስ አለኝ። ያው ታማርኩኝ ብዙ ትምህርት ከበረ ለአባቶቻችን ይሁን